ሰላም ሰላም ቤተሰቦች እንዴት ናችሁ እኔ በጣም ደህና ነኝ ዛሬ ለጠይቃቹኝ ጥያቄ በጣም ደስ ብሎኛልና ምላሽም ማብራሪያ ልሰጥ መጥቻለሁ። የሞባይል ዳታ ትጠቀማለህ ወይ? ብለህ ለተጠየቀከኝ ጥያቄ በጣም ደስ ብሎኛል ይሄ መሰረታዊ የሆነ ጥያቄ ነው እና በእለት ተእለት ስንኖር የተለያዩ ነገሮችን እናረጋለን በስልካችን ይሁን በተለያዩ ሚዲያዎች የም ለምን ለምንጠቀማቸው ነገሮች ሁሉ የሞባይል ዳታ እንጠቀማለን እና ሞባይል ዳታ በጣም አስፈላጊ ነገር ነው። ለህይወታችን ለምሳሌ አንዳንድ ሰዎች ዋይፋይ ላይኖራቸው ይችላል በተለይም በአሁኑ ሰዓት በተለይ ዋይፋይ በጣም ውድ ስለሆነ ዋይፋይ መጠቀም ላይስችለን ይችላል ግን ማንኛውም ሰው በአቅሙ መኖር ስለሚችል ማንኛውም ሰው በአቅሙ ለመኖር ደግሞ ዳታ ገዝቶ መኖር ይችላል። እና በተለይም በአሁኑ ሰዓት የሃ ሃያ አንደኛ ክፍለ ዘመን ከተጀመረ እንደዚህ ኢንተርኔት ከተጀመረ በኋላ የተለያዩ ሰርቨሮችን ወደ ሰማይ ወደ ህዋ አምጥቀው ለሰው ልጅ መረጃ የሚሰጡ የተለያዩ እንደዚህ ሳተላይቶች አሉና ሳተላይቶቹ የቻይና ሊሆኑ ይችላል የራሺያ ሊሆኑ ይችላል የተለያዩ ሀገራት ለአሜሪካ የሚሰሩ ወይም በክራይ የተከራዩ ለተለያዩ ሀገራት የሚመጡ እንደዚህ ሳተላይቶች አሉና እነዛ ሳተላይቶች በተለያዩ መንገድ ለእኛ መረጃ እየሰጡ ምድር ላይ ያለውን የተከናወነውን ሁሉ ሰተላይት እንደምናውቀው በምድር ዙሪያ እንደሚዞረው ይታወቃል። እና በጣም ፈጣን የሆኑ እንደዚህ ዳታዎችን እንድናገኝ የተለያዩ ትኩስ የሆኑ መረጃዎችን እንድናገኝ ይረዱናል እና በተለይም አሁን ባለንበት ክፍለ ዘመን በጣም ዳታ የዳታ አጠቃቀም በትክክል መጠቀም ይኖርብናል። ስለዚህ ከዚህ ጋር ተያይዞ ያለውን ነገር ችግር ለመፍታት ምንድነው ማድረግ ያለብን? ዳታ በጣም አሁን እየተወደደ ነው ያለው እና ዳታ ለመጠቀም በጣም እያስቻለን አይደለም ኢትዮ ቴሌኮም በጣም ፈጣን የሆነ ዳታ አያቀርቡም በጣም ይወላል ብር ይበላል ግን አገልግሎቱ በጣም ዝቅተኛ የሆነ ዳታ ነው። የሚያቀርቡልን እና ከዛ ጋር ተያይዞ ብዙ ጊዜ ምንድነው የምናደርገው የተሳፋሪኮም የምንለውን ነገር እንጠቀማለን ከዛ ላይ አሁን ሳፋሪ ኮም በጣም ጥሩ የሆነ ኔትወርክ አለው። ግን ያው በዚህ ከቀጠሉ እንደ ኢትዮ ቴሌኮም ሊበላሹ ይችላሉ እና የተለያዩ ነገሮችን መስፈርቶችን ሊያወጡ ይችላሉ። እና አሁን ባሉበት ሁኔታ ለምሳሌ አዳዲስ ስሞች እስከ አንድ ጂቢ ድረስ ሲጠቀም ሁሉ በቀን እኔ ብዙ ሶሻል ሚዲያ እና የተለያዩ የመስመር ስራዎችን ስለ ስም ሰራ ብዙ ጊዜ ዳታ እስከ መቶ ብር ድረስ ማውጣበት አለ በቀን እና ስለዚህ በጣም አዋጭ አይደለም። ዳታ መጠቀም እንደዚህ ከሆነ በጣም እኔ ኢትዮ ቴሌኮሞችን በጣም ስለሚያስጠሉኝ ሳፋር ኮሞችን ነው አሁን እየገዛሁ ያለሁት ስለዚህ ከዚህ ነገር አንፃር ብዙ ጊዜ ስናየው እኔ ዳታ በጣም ተጠቃሚ የሆንኩ ሰው ነኝ። ስለዚህ ጓደኞቼም ዳታ ይጠቀማሉ በተለይ የአንዱ ጓደኛዬ እንደዚህ ሃያ አራት ሰዓት ቲክቶክ እያየ ነው የሚለው እና ቲክቶክ የሚያየው ዝም ብሎ በዳታ እየሞላ ለምሳሌ መሄድ የሚፈልግበት ቦታ አይሄድም ስለዚህ ዳታ ሞልቶ ዝም ብሎ እያወራ ነው የሚውለው እና ከዛ ጋር ተያይዞ ብዙ ጊዜ ችግር ሊያመጣበት ይችላል ብዬ ፈራለሁ በአይኑ ላይ ለምሳሌ በአካሉ ላይ እንደዚህ ቲክቶክን በጣም በስም በተለይ ማህበራዊ ሚዲያዎችን በትክክል ካልተጠቀምናቸው እነዚህ የተለያዩ ችግሮች ሊያመጡብን ይችላሉ። ዳታ በጣም መጠቀም ሲበዛብን የተለያዩ ችግሮች ሊያመጡብን ይችላሉ ከዛ ጋር ተያይዞ እና ያለፈውን ነገር እንደዚህ ትተን ወደ ፊት ያለውን ነገር መመካከር ያስፈልገናል እና ስለዚህ ዳታ በትክክል መጠቀም ካስፈለገ በትክክል መጠቀም ያስፈልገናል። ስለዚህ ዳታ የሞዋል ዳታ አብዛኛው ጊዜ ተማሪዎችም ብዙ ጊዜ ይጠቀማሉ ለምሳሌ እንደዚህ የተለያዩ ኤአዮችን ለመጠቀም እና ቻትጂቢቲዎችን ለመጠቀም እነዚህ ስራዎችን ለመስራት ብዙ ጊዜ ስራቸውን እንዲያቀልላቸው እነዚህ ሞባይል ዳታዎች ይጠቀማሉ እና ሞባይል ዳታ ካበራን ከዓለም ህዝብ ጋር እንገናኛለን ማለት ነው። በአንዴ ለምሳሌ ለምሳሌ ብዙ ሰዎች የሚያወሩትን ነገር እናያለን። ይሄ ማህበራዊ ሚዲያ ላይ ለምሳሌ ቴሌግራም ላይ እንደዚህ ሶሻል ሚዲያ ላይ እንደ ቲክቶክ ዩቲዩብ የምንላቸው እነዚህ ማህበራዊ ሚዲያዎች ላይ ለመጠቀም ብዙ ጊዜ ዳታን እንጠቀማለን እና በጣም እኔ ዳታ አጠቃቀሜ ከብዙ ተማሪዎች ይለያል ብዬ ነው። የምጠቀመው እና እነዚህ ስራዎችን ለመስራት ደግሞ እነዚህ ስራዎችን በአግባቡ ለመስራት እነዚህ ዳታዎችን አይነቶችን እገዛለው እና ለምሳሌ ሳምንታዊ እለታዊ የሚባሉ ወርሃዊ የሚባሉ አለ እና ለምሳሌ ሳምንታዊ የሚባሉ አለና በሁለት ጂቢውና እስከ መቶ ብር ድረስ የሚደርሱበት ሁኔታ አለ። ቴሌ ላይ በጣም የሚያፈሉ ሰዎች አሉ እነዚህ በጣም ጥሩ ያልሆኑ ሰዎች አሉ እና ከዛጋ ተያይዞ እኔ ዳታ አጠቃቀሜን በትክክል እንድጠቀም አድርገውኛል ለምሳሌ በመጀመሪያ ዝም ብሎ ዳታ ይሰጡኝ ነበር እና ይሄ ሙባይል ላይ እንደዚህ አጠቃቀም የሚበዛ ልክ ነበር ስለዚህ በጣም የወረደ የሆነ አፈጻጸም ነበር የነበረኝ እና ከዛ በኋላ ግን አጠቃቀሜን በልክ አድርጌው ትክክል እንድትጠቀም አድርጎኛል። ከዛ ጋር አያይዤ የምናገረው ነገር ምንድነው? ሞባይል ዳታ በትክክል ከተጠቀምን መፈለግ የምንፈልገውን ነገር በትክክል ልናገኝ እንችላለን። አልፎተርፎም በተለየ ላለንበት ክፍለ ዘመን በጣም አሪፍ የሆኑ ነገሮችን መስራት እንችላለን። ሌሎችንም ማገዝ እንችላለን እንደዚህ ተጽዕኖ ፈጥረን ለምሳሌ እንደዚህ ማህበራዊ ሚዲያዎች ላይ ተጠቅመን የተለያዩ ነገሮችን ልንሰራ እንችላለን ከዛ ጋር ተያይዞ ብዙን ጊዜ ችግር ሊፈጥርብን አይችልም ማለት ነው። እና እኔ ሞባይልዳታን በመጠቀም ልጆችንም በትክክል እንዲጠቀሙ ማረግ ሰው ነኝ እና በጣም ላመሰግን እወዳለው ይሄን ጥያቄ ስለጠየቀኝ እና አመሰግናለሁ